አዲስ አመትን እንዴት ታከብራለህ? አዲስ አመትን የማከብረው በአብዛኛው በጥሩ ሁኔታ ነው። ምክንያቱም ከቤተሰብ ጋር በመሰብሰብ፣ ከጓደኞች ጋር በመሰብሰብ፣ እ ከጎረቤቶች ጋር በመሰብሰብ፣ በግ በማረድ፣ በሬ በማረድ፣ እንዲሁም የተለያዩ ነገሮችን ዶሮ በማረድም ሊሆን ይችላል። በቤት ውስጥ የተለያዩ ስጋና ጠላ፣ ዳቦ በማድረግ ከሰብሰብ ብለን በቅጥሩና በተሟላ አሁን ወይም ደግሞ ደስ በሚል ሁኔታ የባህላዊ ሙዚቃ በመክፈት በዓል በዓል የሚሸቱ ሙዚቃዎችን በመክፈት የተለያዩ ታሪኮችን በማውራት የተለያዩ ታሪካዊ ዳራዎችን ወይም ገጠመኞችን በማንሳት እየተጫወቱ ባህላዊ መጠጦችን እየጠጣን እናሳልፋለን። ባህላዊ መጠጦች የሚባሉት በአብዛኛው እነ ጠላ፣ አረቄ፣ ፎረፌ የመሳሰሉትን ነገሮችን እንደ ቃሪቦ፣ አይነት እንደዚህ እንደ ኪሊንቶ ምናምን የመሳሰሉትን በማጥማቅና በማዘጋጀት እየጠጣን እናሳልፋለን። ከዛ ባለፈ ደግሞ ቡና በማፍላት ከጎረቤቶች ጋር አካባቢ ህብረተሰብ ጋር በመሆን በዓልን እናሳልፋለን። ስለዚህ እያንዳንዳቸው የነዝ በነዚህ እና በመሳሰሉት ጉዳዮች ላይ በመወያየት እና በመጫዎት በዓልን እናሳልፋለን።

ስትታመም ከስራ ትቆያለህ? አዎ ከስራ መቆየት ብቻም ሳይሆን ከስራ ሊቀርም እችላለሁኝ ምክንያቱም ከታመምኩኝ እዛ ሄጄ ሌሎቹን የባልድ ስራ ባልደረባ መረበሽ ነው የምሆነው። ምክንያቱም እኔ እየታመምኩ እነሱ በትክክል ስራ ላይሰሩ እችላለሁ ሁለተኛ እኔም ሄጄ ስራ መስራት ስለማልችል ቀጥታ ወደ ሀኪም ቤት እሄዳለሁ። ስለዚህ እያመመኝ ከሆነ የህመም ስሜት እየተሰማኝ ነው ብዬ ካሰብኩኝ ጥሩ ስሜት ካልተሰማኝ ምቾት ካልተሰማኝ የህመም ስሜት ካለኝ። ቀጥታ ለአለቃዬ አስፈቅጄ ወይም ለስራ ባልደረቦቼ በቀጥታ በመናገር ወደ ሀኪም ቤት ወይም ደግሞ ወደ ጤና ጣቢያ በመሄድ። ህመሜ ምን እንደሆነ? በትክክል በማስረዳት በመመርመር እነሱ የተሻለ ማስታገሻ የምሆን ትክክለኛ ሐኪምም ይሆን ህክምናም አገኛለሁ። ስለዚህ ማስታገሻ ወስጄ ከተሻለኝ በማግስቱ ወይም ደግሞ ከሰአትም ሊሆን ይችላል ተመልሼ ወደ ስራ እገባለሁ። ምክንያቱም እያመመኝ ከስራ አልሄድም ምክንያቱም ያው የምሰራው ስራም ውጤታማም ላበላሽም ስለምችል የምሰራውን ስራ እያመመኝ ላበላሽ እችላለሁ። ስለዚህ ስራ ከሚበላሽ እና እኔም ከምረበሽ ህመሜን ለጊዜው ወደምሻልበት ወደ ጤና ጣቢያ ወይም ወደ ሆስፒታል በመሄድ የህመሜን ምክንያት ማወቅና መጠየቅ ግድ ይለኛል። ስለዚህ እያመመኝ ከስራ እቆያለሁ

ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ? አዎ እጽፋለሁ። ምክንያቱም ምን እንደምገዛ ምን መግዛት እንደሌለብኝ እያንዳንዷን እንዳልሳሳት ምን መግዛት እንዳለብኝ እያንዳንዷን እቃ ያለበት ሁኔታ እጽፋለሁ። ስለዚህ የምጽፈውን ነገር ወይም ደግሞ የምገዛውን ነገር በትክክል ማወቅ ስላለብኝ ጽፌ መረጃ ይዤ ነው የምሄደው። ስለዚህ ወደ ሱቅ ስሄድ የምገዛውን ነገር ምን መግዛት እንዳለብኝ ምን መግዛት እንደሌለብኝ ጽፌ እየሄዳለሁ።

"በስራ ስንት ጥሪ ታደርጋለህ?" በስራ ምንም አይነት ጥሪ አላደርግም። ምክንያቱም ስልኬን ዘግቼ ወይም ደግሞ ስራ ይረብሸኛል ብዬ ስለማስብ በስራ ምንም አይነት ጥሪ አላስተናግድም፤ እኔም ጥሪ አላደርግም። ምክኛቱም በስራ ሰዓት የተለያዩ ምክንያቱም ጉዳይ ካለኝ ችግር ካለብኝ ከስራ በፊት ወይም ከስራ በኋላ ነው የምሰራው ብዬ ስለማምን በስራ ሰዓት ጥሪ አላደርግም። ምክንያቱም ስራን ያስተጓጉላል፣ ስራን ያጠፋል፣ ስራን ያበላሻል። ስለዚህ በስራ ሰዓት የማደርገው ጥሪ የለኝም። ላሻፍኛል ላሽ ብለኅኛል

በር በር ማለት አንድን የተከለለ ነገር ሊዘጋልን የሚችል ወይም ደግሞ አንድ መውጫና መግቢያ ነው ስለዚህ በር ማለት የሰዎች ልጅ መውጫ መግቢያ የምንወጣበት ወይም የምንገባበት ወይም በተከለለ ነገር ላይ የምንወጣበት የምንገባበት በር ይባላል ስለዚህ በር ስንል የውጭ በር ሊኖር ይችላል የቤት በር ሊኖር ይችላል ሌላውም ሌላውም ደግሞ የበር ከብቶች ማደሪያ በር ሊኖር ይችላል። ስለዚህ የከብቶች ከሆነ የምንወጣበት የምንገባበት ወይም ከብቶች የሚወጡበት የሚገቡበት አንድ የተወሰነ ቦታ በር ይባላል ስለዚህ የቤትም ስለሆነ እንድን የቤት መግቢያና መውጫ በር እንላለን ማለት ነው። ስለዚህ በር ማለት የሰዎች ወይም የሌሎች ነገሮች የሚወጡበት የሚገቡበት ቦታ በር ይባላል

ደህና ሁን ደህና ሁን ማለት አንድ ነገር ወይም ደግሞ አብሮ ቆይቶ ወይም አብሮ ሲጫወቱ ቆይቶ አብሮ ከኖሩ በኋላ ሊለያዩ ሲሉ በል ደህና ሁን ነገ እስክንገናኝ ደህና ሰንብት እንደማለት ነው። ስለዚህ ነገ ይሁን ከተለያየ ጊዜ በኋላ ደህና ሁን ብለን እንሰናበታለን። ስለዚህ ደህና ሁን ስንል ለአንድም ላናገኘው እንችላለን ነገ ልንገናኘው እንችላለን። ስለዚህ ደህና ሁን ማለት እስከምንገናኝ ወይም ደግሞ ካልተገናኘንም ባለህበት ደህና ሁን ይመችህ ባለህበት ሰላም ይስማህ እንደ ማለት ነው